ስልኬን ያው ለሶስት ሰዓት ያህል ቻርጅ አደርግና ማለት ለምሳሌ አሁን ማታ ሰክቼ አሳድርና ከዛ ጠዋት እነቅላለሁ። ጠዋት ደግሞ ስልኬን እየተጠቀምኩኝ ከዘጋብኝ መልሼ እንደገና አሁንም ቻርጅ አደርጋለሁ። ቢያንስ በቀን ሁለቴ ወይም ሶስቴ ቻርጅ ማድረጌ አይቀርም የስልኬ ባትሪ ደካማ ስለሆነ።

የምመኘው የ እረፍት ጊዜ አንድ የሰንበት እረፍት ማለት እሁድ እሁድን ሙሉ ቀን እረፍት ብሆን። ምክንያቱም የእምነት ተቋም መሄድ አለብኝ ከዛ በኋላ ቤት በቃ መጥቸ እረፍት ማድረግ። ቡና እያፈላው ምናምን ከሰዎች ጋር እየተጫወትኩኝ ብውል። ደስ ይለኛል የእረፍት ቀኔን ማለት ነው። እና የምመኘው የእረፍት ቀን እሁድ ነው።

እኔ የምወደው ስፖርት አትሌቲክስ አትሌቲክስ እና እግር ኳስን እወዳለሁ። አትሌቲክስ በተለይ ብዙ ኢትዮጵያውያን አትሌቶች የወጡባት ነው። ብዙ የረዥም ርቀት ሯጮችን ኢትዮጵያ አፍርታለች። እና እነሱ በቴሌቭዥን መስኮት ሲታዩ ሲሮጡ ሲያሽንፉ ማየት በጣም ደስ የሚል ስሜት ይፈጥራል። ስለዚህ አትሌቲክስን እወዳለው።

እ የአካባቢ ገበያ ምንድነው? አለ ሁሌም ከሰኞ እስከ ቅዳሜ አለ ግን ዋና የገበያ ቀን የሚባለው ሰኞና ሀሙስ ነው። ሁሉም ከተለያየ ከገጠራ ከተሞች ከገጠር አካባቢዎች የተለያዩ እቃዎች ይመጣሉ ሰውም ይገበያያል ሸማቹም እንደገና ሻጭም እርስ በእርስ የሚገናኝበት ገበያ ነው። ሰኞና ሀሙስ ማለት ነው።

ማሸለፍ የሚባል የአማርኛ ቋንቋ የለም። ምናልባት ትራንስሌት ሲደረግ ሌላ ቃል ሊሆን ይችላል እንጂ በአማርኛ ማሸለፍ ማለት ምን ማለት እንደሆነ እስካሁን ድረስ እኔ ቃሉን ሰምቼ አላውቅም። ስለዚህ ቃሉን ስላልሰማሁት ደግሞ ምንም እንዲህ ነው ብዬ ማለት የምችለው ነገር የለም።

አዎ በመስኮት ጎን መቀመጥ ሁሉ እኔ ታክሲ ውስጥም ባስ ውስጥም የተለያየ ተሽከርካሪ ውስጥ በምገባበት ሰዓት ከመስኮት ጎን ነው መቀመጥ የምወደው ምክንያቱም ንፋስ ማግኘት አለው እዛው ሙቀት ስለሚኖር መኪና ውስጥ ንፋስ ለማግኘት። በቃ ላለመጨናነቅ ሲባል ከመስኮት ጎን መቀመጥ ነው የምወደው።

ጊዜየን አዎ እንግዲህ በደንብ አስተዳድራለሁ ብየ አስባለሁኝ። እኛ ኢትዮጵያውያን ሰዓት አጠቃቀም ላይ ጊዜ አጠቃቀም ላይ ብዙም ጎበዝ አይደለንም ግን ቢሆንም ከተቻለ አሁን ከድሮ እንደውም እሻላለሁ። በፊት በጣም አርፋጅ ነበርኩኝ ምናምን በዋዛ በፈዛዛ ብዙ ጊዜያቶች አልፈዋል። ግን አሁን ጊዜየን በደንብ እያስተዳደርኩ ነው ብዬ አስባለሁ።

ያው ወደ ስራ በሰአቱ ለመሄድ ጥረት አደርጋለሁ። ቢሳካልኝም ባይሳካልኝም የቻልኩትን ያህል እሞክራለሁ። በሰአቱ እደርሳለሁ ብዬ ማለት ነው። ያው ግን አንዳንዴ ሰዓት ሊሸራርፍ ይችላል። አንዳንድ ሁኔታዎች አጋጥሙና ኤርጀንት የሆኑ ኬዞች አጋጥሙና አንዳንዴ ማርፈድ ይኖራል። ግን በሰአቱ ለመድረስ ጥረት አደርጋለሁ ሁሌም።

አዎ ከስራ ባልደረዎቸ ጋር እግዚአብሔር የተመሰገነ ይሁን ጥሩ ግንኙነት አለን። ያው አንዳንዴ በስራ መሃል ሊፈጠር የሚችል ግጭት ቢኖርም እንዛን ግጭቶች ግን ያው በአግባቡ በአጭሩ ለመፍታት እሞክራለሁ። ከዛ ውጪ ያው ስራ ያጋጫል አንዳንዴ ከዛ ውጭ ግን መልካም ግንኙነት አለን ብየ ነው የማስበው።

እኔ ወደ ሱቅም ወደ ገበያም ከመሄዴ በፊት በፍጹም የእቃ ዝርዝር ጽፌ አላውቅም። በቃ እንደዚህ በአእምሮዬ ይሄን ነገር እገዛለሁ ብዬ አስብና እሄዳለሁ እገዛለሁ ከዛ እዛ ሳይ ደግሞ ይሄን መግዛት አለብኝ ብዬ ሀሳቤን የሚያስቀይረኝ ነገር እዛ ጋር ከተገኘ እንደገና እገዛለሁ እንጂ እቃ ዝርዝር ጽፌ አላውቅም።

አዎ እኛ ጋር እንደውም በኢትዮጵያን ባህል እርስ በእርስ በትከሻ ለ ትከሻ እንጨዋበጣለን ትከሻ ዳይ እንባባለን ጉንጭ ለጉንጭ እንመሳሰማለን። እና ይሄ ባህላችን ስለሆነ እጅ መጨባበጥ እና ደስ ይለኛል። እንደውም ሰው ዝም ብሎ ሃይ ብሎኝ ካለፈ ሁሉ እኔ ይከፋኛል እና እንጂ መጨባበጥ እወዳለሁ

አዎ እኔ ካለኝ ወይም ካሳለፍኩት የህይወት ተሞክሮ አንፃር፣ ሰዎችን አይዟችሁ የተከፋውን አይዞህ ብዬ ማጽናናት፣ ወደፊት የተሻለ ነገር ይደርሳል በርቱ ብሎ ማበረታታት እችላለሁ ብዬ አስባለሁ። ምክንያቱም ሰዎችን ስናበረታታ ስንደግፋቸው ሰዎች የተሻለ ነገር ሲያገኙ ስንመለከት እጅግ በጣም ያስደስተናል።

አዎ በጣም ጨረቃ የፈጣሪ እጅ ስራ ናት አንድ ቦታ ላይ ወጥታ ሙሉ አለምን ታዳርሳለች ሁሌም እደነቃለሁ የፈጣሪ ስራ ስለሆነ ማለት ነው። እና በጣም ነው ደስ የሚለኝ። እኮ የሆነ ጊዜ ይመጣል ይጠፋል። ምናምን ሰው ሰራሽ ነገር ስለሆነ ማለት ነው። ጨረቃ ግን ተፈጥሮአዊ ናት። እና በጣም ነው የጨረቃ ብርሃን የሚያስደስተኝ